የምወደው ቁጥር ሶስት ነው ሶስት ብዙ ለኢትዮጵያኖች በተለይ ሶስት በጣም ሌላ ቦታ ነው ያለው ለምሳሌ የኛ አምላክ አንድም ሶስትም ነው። ሶስት የሆነ ደስ ብዙን ጊዜ አሁን ለምሳሌ ጨዋታ ላይ ምናምን። እስከ ስድስት ጥራ ምናምን ስንባል ሶስት ነው የምጠራው በጣም ብዙ ሰው ምርጫው ነው። ሌላ ደግሞ የምወደው ቁጥር አስር አስር በጣም ደስ የሚለኝ ቁጥር ነው። ለምሳሌ አስር የሙሉነት የሆነ የፍጹምነት የሆነ አይነት መገለጫ ነው። ለምሳሌ አንድ ሰው አለ ምን አስሬ ትጨቀጭቀኛለህ ሲል አስሬ ሲል ብዙ ጊዜ ለማለት ነው ብዙ ብዙ አድርገን ነው የምወስደው እንደ ኢትዮጵያ ባህልና ወግ አስተሳሰብ ማለት ነው። እንደገና ደግሞ መቶ ደስ ይለኛል መቶ ደስ የሚል ቁጥር ነው የሆነ መቶ ማለት የሆነ የሞላ ነገር ነው የሚመስል ደስ ይለኛል። እንደገና አንድም ደስ ይላል አንድ ቁጥር አንድ አንድ መሆን ደስ ይላል አንድ የተለየ ቁጥር ነው። ትዝ ይለኛል ህፃን እያለሁ አንድ ሲደመር አንድ ስንት? ነው ሲባል ሁለት እላለሁ። ሁለት ሲደመር ሁለት አራት በቃ አንድ የመጀመሪያው ነው አሁን ቁጥር ስንቆጥር ምናምን አንድ ሁለት ሶስት አራት አምስት ስድስት። በቃ የሆነ ከአንድ እስከ አስር ያሉ ቁጥሮች ለኔ በጣም ነው ደስ የሚሉኝ። በጣም ነው ደስ የሚሉት ለምሳሌ አስር በጣም ነው ደስ የሚለው። ደስ ይላል ህዝቡ። ለምሳሌ አሁን የኢትዮጵያ ህዝብ ቁጥር ኦልሞስት አሁን ስምንት ቢሊየን ምናምን ደርሶ እንትን የአለም ቁጥር ስምንት ቢሊየን ደርሷል። መሰለህ አይደል? ስምንት ቢሊየን ማለት። አሁን ከስምንት ቢሊየን ውስጥ አሁን በአብሬጅ ስንት ሰው ነው ቁጥር የምትወድ? የምትወደው ቁጥር ስንት ነው? ቢባል ከሶስት ከአስር ምናምን አያልፍም። ይሄ ነው በአብዛኛው ሊሆን የሚችል የሰው ቁጥር የመወደድ እንትን ማለት ነው። እንደገና ደግሞ ለኔ ሌላ አምስትም ደስ ይለኛል። እኔ አሁን የዩኒቨርሲቲ ተማሪ ነኝ እና አሁን ቁጥር ምናምን ሂሳብ ምናምን ከኮምፒውተር ጋር የተገናኘ እንማራለን ቁጥሮች ምናምን አሁን ቁጥር ለምሳሌ በምን በማነው ቁጥር ለሁሉም ለሁሉም ፍጥረት ቁጥር በጣም ወሳኝ ነው። ለምሳሌ እኔም ቁጥር የሌለብት ፈጣሪ የለም። ቁጥር የሌለብት ፈጣሪ የለም በቁጥር ሁሉም ነገር። እንትን የተባለው ለምሳሌ አሁን እኛ የምጠቀምበት ነገር ሁሉም በተሰልቶ ነው። ጊዜውን ሰልታ ርቀት ግን ይታሰባል። ብዙ ነገር ስለሚያስፈልግና ቁጥር ወሳኝ ነው። ለፈጠራ ስራም ለምርምርም ለሁሉ ነገር ከቃላት ያልተናነሰ በቁጥር መነጋገር መግባባት እንችላለን። ለምሳሌ አሁን ከኮምፒውተር ጋር እኛ የምንግባባ ኮምፒውተር የሚረዱ የቁጥርን ስለሆነ ወደ ዜሮ እና ወደ አንድ ተቀይሮ ነው አይደል? የኛ ወደዛ ይቀየርና ኮምፒወተር ራሱ የሚረዳው ቁጥር ነው። እና ብዙ ነገሮች በቁጥር ነው የሚሰሩት። ለምሳሌ የሆነ የቁጥር ማሽን አሁን በአብዛኛው የሂሳብ ማስያ የሚባል ወይም ካልኩሌተር የሚባለው። እሱ ነው ቁጥር ይደምራል ይቀንሳል ያባዛል ያካፍላል እንደገና ደግሞ ዜሮን ከቁጥር ከከተትነው ዜሮ ብዙ ጊዜ እንትን ውስጥ አይከቱትም። በርግጥ ዜሮ ግን ደስ የሚል ቃል ነው። እንትን ነው ቁጥር ነው። እና ዜሮ በጣም ደስ ይላል። እንደገና ደግሞ አሁን ከቁጥር ሀንሰን ብዙ ማውራት ይቻላል። ቁጥር ስድስት ሰባት ዋሌ ምናምን ዩኒቨርስ ምናምን ቁጥር ነው በቃ ሁሉም ነገር እነቴስላ ሶስት ስድስት ዘጠኝን ማወቅ በጣም ስድስት ሶስት ስድስት ዘጠኝ ሚስጥሮችን ካወቅካችሁ አለም በአንተ እጅ ውስጥ ይገባሉ ብሎ ይታሰባል። እና ሶስት ስድስት ዘጠኝ በጣም አሁን እነሱ መረዳት ቁጥሮች በጣም ሌላ ነው የሚናገሩት።

በዶቄ መፍጨት ታውቃለህ ይመስለኛል አውቃለሁ ግን ስለመፍጨት ከተነሳ መፍጨት። በኢትዮጵያ ድሮ በድሮ ጊዜ ቤተሰቦቻችን ይፈጩ የነበረው በድንጌይ ነው ድንጌይን አርገው ማሽላ ምናምን ይፈጩ ነበር። አሁን ላይ ደግሞ ወፍጮ ቤት አለ በወፍጮ ቤት ቤተሰቦቻችን ያስፈጫሉ ማለት ነው። እህል ምናምን አሁን ለምሳሌ ኢትዮጵያ በአብዛኛው የምንመገበው የጤፍ ነው። ጤፍ መጀመሪያ ይገዛን ከሱቅ እና እዛ ኋላ ይገዛና እንትን ይለቀማል ይበጠራል ምናምን ይስተካከለና ወደ መፈጫት ይገባል። ማለት ይፈጫል እዛ ላይ ዱቄት ሆኖ ይወጣል። ዱቄት ከሆነ ወጣ በኋላ ይጋገራል ማለት ነው። ከተጋገረ በኋላ እንጀራ ተብሎ ይበላል ማለት ነው። ይሄን ይመስላል ማለት ነው

ስማርት ፎን ትጠቀማለህ አዎ እጠቀማለህ አሁን የያዝኩት ስልክ ሳምሰንግ ኤ አስራ አንድ ነው ከዚህ በፊት ሳምሰን ኤ አስራ አምስትን ይዤ ነበር ስማርት ፎን መጠቀም የጀመርኩት። ሁለተኛ ደረጃ ተማሪ እያለሁ ነው አስራ ሁለተኛ ክፍል የነበር የምጠቀመው ምክንያቱም የተሻለ ከፍ እያኩ ለጥናት እንዲመቸኝ ቪዲዮ ለማየት እንዲመቸኝ ምናምን ስማርት ስልክ አስገዤ መጠቀም ጀምሬያለሁ። ስማርት ስልኮች ከድሮ ስልኮች የሚለያቸው ነገሮች ስማርት ስልኮች ፎቶ ያነሳሉ ጥራት ያለው ፎቶ ያነሳሉ ጥራት ያለው ቪዲዮ ማጫወት ይችላሉ። አዳዲስ ቴክኖሎጂን መጠቀም ይችላሉ ለምሳሌ የማህበራዊ ሚዲያ የማህበራዊ ሚዲያዎችን ያስጠቅማሉ ለምሳሌ ቲክቶክ ፌስቡክ ኢንስታግራም ዩቲዩብ ምናምን ያስጠቅማሉ። የተሻለ የድምጽ ጥራት አላቸው የካሜራ ጥራት አላቸው እንደገና ደግሞ ውድ ቢሆንም ግን ለአጠቃቀም ምቹ ናቸው ተች ስክሪን ናቸው። እና ቪዲዮ ኮል ማውራት ይቻላል ኢንተርኔት አክሰስ ማድረግ ይቻላል በሱ በስማርት ፎን ማለት ነው። እና በጣም ምቹ ናቸው እጠቀማለሁ ጓደኞቼም ይጠቀማሉ ቤተሰቦቼም ይጠቀማሉ በአሁኑ ሰዓት አሁን ባለንበት ዘመን። ቢያንስ ወጣቱ የሚባለው ትውልድ ይጠቀማል ብዬ አስባለሁ ከሃያ ኦልሞስት ከአሥራ አምስት አመት እስከ አርባ አመት እስከ አምሳ አምስት እስከ ስድሳ አመት ያሉት ሰዎች ስልክ ይጠቀማሉ ማለት ነው። እና ይጠቀ እኔም እጠቀማለሁ ጓደኞቼም ይጠቀማሉ አብዛኛውን ስናወዳድረው ብዙ የስማርት ስልኮች አይነቶች አሉ። ሳምሰንግ የሚባል አለ አይፎን የሚባል አለ ማለትም አፕል ማለት ነው። ኖኪያ የሚባል አለ እኔ ኢንፊኒክስ የሚባል አለ ቴክኖ የሚባል አለ እኔ ግን እስከ ዛሬ ድረስ ሳምሰንግን ነው የምጠቀመው ለአጠቃቀም ምቹ ነው። ዋጋውም አፎርዴብል ስለሆነ እሱንም ጥዋ ጎምቹት ቅናሽ ስለሆነ እሱን እጠቀማለሁ ማለት ነው። ደስ ይላል እጠቀማለሁ ሌላ ደግሞ አይፎን ግን ውድ ነው አጠቃቀም ምቹ ቢሆንም ውድ ስለሆነ ብዙም አልጠቀምም። ስለዚህ ስማር ስልክ እጠቀማ የሆነ ሰዓት ነበረኝ ተጠፍቶኝ አውቃለሁ ብዙ ስልኮች ይጠፉኛል ይሰበራል ግን አሁን ስማርት ስልኮችን በምንጠቀም በጊዜ ሊያበላሹን ይችላሉ አጠቃቀም ካልቻልን ማለት ነው። ለምሳሌ ህፃናትን ብንሰጣቸው አእምሮአቸው ገና ያልበሰለ ስለሆነ የአእምሮአቸውን እድገት ሊያዳክም ይችላል የሆነ እንከን ሊፈጥር ይችላል ስለዚህ ለበሰለ ሰው በአግባቡ መጠቀም አለብን ጥቅምም እንዳለው ጉዳትም ስላላቸው ማለትነው። ስማርት ስልኮች ስለዚህ አስበን አውቀን በስነ ስርዓት መጠቀም አለብን እና ማለት ነው። እኔ ደግሞ የዩኒቨርሲቲ ተማሪ ስለሆንኩ ስማርት ስልኮችን እጠቀማለሁ ለትምህርት ያግዘኛል አሳይመንት ለመስራት ሊሆን ይችላል የቡድን ስራ ለመስራት ፈተና ለማጥለፍ ፈተና ለማጥናት ፈተናዎች ፈተናዎችን ለመስራትም ይጠቅመኛል። የተሻለ ብቃትና ቅልጥፍና እንዲኖረኝ ያግዘኛል እና ይሄ ምርጥ አዲስ ፈጠራና ቴክኖሎጂ ነው። ሰው እንዲጠቀም እመክራለሁ ማለት ነው። አመሰግናለሁ

ማንቂያ ሰዓት አዎ እጠቀማለሁ ለምሳሌ አሁን ፈተና ስለሆንኩ ከእንቅልፌ እንድነሳ ሌሊት እንዳጠና ምናምን አንዳንዴ ማንቂያ ሰዓት ቀጥሬ ራሴን እንድነቃና በሰአት እንትን እንድል እንድሰራ ያደርገኛል ስለዚህ ማንቂያ ሰዓት እጠቀማለሁ። አሁን ብዙዎቹ ሰዎች ለምሳሌ ጠዋት ጠዋት ስለሚተኙ ቀድሞ ለመንቃት በሰአት ለመገኘት ወደ ስራ ለመግባት እንዳይረፍድባቸው ከስራቸው እንደይባረሩ ምናምን ማንቂያ ሰዓት በመጠቀም በሰአት ስራቸውን ለመስራት ይጠቀሙታል ማለት ነው። እዚህ ጋር ጥቅሙ በሰአት ሰአትክን በአግባቡ እንድትጠቀም ይረዳል ማለት ነው። የማንቂያ ሰዓት መጠቀም ሰዓትን በሰአት ምክንያት የሚመጡ ጉዳቶች ምናምን ለምሳሌ ከስራ መባረር የስራ የማስጠንቀቂያ ምናምን አይደርስም በሰአቱ የምትገኝ ከሆነ ስለዚህ በሰአቱ እንድንገኝ ይጠቅማል ማለት ነው። የማንቂያ ሰዓት

ስለ ቅርብ ጓደኛ ንገረኝ ነው የሚለው ጥያቄ እኔ የቅርብ ጓደኛ አው አለኝ። ግን መጀመሪያ ስለ ቅርብ ጓደኛ ምንነት ምናምን ባወራ ደስ ይለኛል የቅርብ ጓደኛ ማለት ሀሳብ ሊጋራ የሚችል ለምሳሌ እኔ ጨንቆኝ የሆነ ነገር ተረብሼ ጓደኛዬን ነግሬው አማክሬው መፍትሄ ሊሰጠኝ የሚችል ከጭንቀቴ ሊያሳርፈኝ የሚችል ሰው መሆን አለበት ማለት ነው። እና ቅርብ ጓደኛ ብዙን ጊዜ ወይ ለአንድ ሰው ቅርብ ጓደኛው ወይ አንድ ነው ወይ ሁለት ነው ወይ ሶስት ነው ከዚህ አይበልጡም ሌሎቹ ጓደኛ ነው ሊሆኑ የሚችሉ እንጂ የቅርብ ወይም እንደዚህ ችግርክን ነግረው መፍትሄ ሊሰጡህ አይችሉም እና የቅርብ ጓደኛ አለኝ። እና ስለ ቅርብ ጓደኛዬ ለምሳሌ እኔ አሁን ለምሳሌ ታንሱ ይባላል እና ጥሩ ሰው ነው ያናግራል ይጋብዛል ሼር እንደራረጋለን እሱ የሚቸግረውን እኔ የሚቸግረኝን መረዳደት ባለብን ነገር እንረዳዳለን ስለዚህ አሪፍ ነው። እና ቅርብ ጓደኛ አለኝ ብዙም ብዙ ሰዎች አሉ ለምሳሌ እኔ ጋር ብዙ ጉጉ ጓደኞች አሉኝ እና አብርሃም እና ዮናስ እና መልአክ እና ሆተ ሁላችን ለምሳሌ የቅርብ ጓደኛ ለምሳሌ በእድሜ በአንተ እድሜ ልክ ሊሆን ይችላል። ወይም በትምህርት ቤት ልትተዋወቅ ትችላለህ ወይም በሰፈር ልትተዋወቅ ትችላለህ እንደዚህም ደግሞ በሆነ አጋጣሚ ልትገናኝ ትችላለህ ያን ያኔ የተገናኘህበትን አጋጣሚ ወደ ላይ በማሳደግ ወደ ቅርብ ጓደኛ መቀየር ይችላል ማለት ነው። ለምሳሌ ሁለት ጓደኛሞች የሆነ መኪና ላይ ተገናኝተው ዝም ብለው የት እንደተወለዱ ምናምን የት እንዳደጉ ምናምን ቀስ ብለው እያወሩ ቀስ እያሉ ስልክ ተቀይረው እያወሩ እያወሩ አንዳንዴም በአካል እየተገናኙ ወደ ቅርብ ጓደኝነት አድርገው ዝግጅት ሲኖር ሊጠራሩ ይችላሉ ሊገባበዙ ይችላሉ አዳዲስ ነገሮች ሲኖሩ ሊነግረው ይችላል ሊያሳውቀው ይችላል እና አንዱ ጓደኛው ችግር ሲገጥመው ለሱ ነግሮ ለዛኛው ጓደኛው ያኛው ችግር መፍትሄን ፈልጎለት ከችግር ሊያወጣው ይችላል። እና ቅርብ ጓደኝነት ከዚህም ተነስቶ ሊሆን ይችል ከዚህም ሊንሳ ይችላል እንደገና ደግሞ ወንድምም ቅርብ ጓደኛ ሊሆን ይችላል ከወንድም ባሻገር እንደ ጓደኛ ቀርበህ ልታማክረው ትችላለህ። ብዙ ሰው ቅርብ ጓደኛ አለው የቅርብ ጓደኛ አለመኖር ጉዳቶች አሉት በርግጥ ብዙ ጉዳቶች አሉት። ለምሳሌ ብቸኝነት እንዲሰማህ ያደርግሃል ጓደኛ ከሌለህ የምታማክረው ሰው ከሌለህ ብቸኝነት ይሰማሃል። ድብርት ውስጥ ልትገባ ትችላለህ። ብዙ አይነት ሀሳቦችን መጥፎ ሀሳቦችን ልታስብ ትችላለህ ግን ቅርብ ጓደኛ ቢኖርህ ሲደብርህ ያዝናሃል አብረህ ልትዝናና ትችላለህ ሀሳብህን ታማክረዋለህ ምክር ሊያካፍልህ ይችላል። ጓደኛ ከሌለህ ግን የሚያማክር አይኖርም ውሳኔ ለመወሰን ሰው ሲያስፈልግ ላታገኝ ትችላለህ እና ቅርብ ጓደኛ ላይ ሊያስፈልግህ ይችላል አንዳንዴም ጓደኛ የሚጎዳበት አለ ግን እሱ ይለያያል እና የግር ጓደኛ ግን ጥቅሙ ብዙ ነው። እንደዚህ ብቻህን ስሜት እንዳይሰማህ ያረዳሃል ጥሩ ነገር ሲኖር ያሳውቅሃል ግንኙነትህ ይሰፋል ብዙ ሰዎችን ሊያስታውቅህ ይችላል የሚጠቅሙህ ሰዎችን ስለዚህ ጥቅምም ጉዳት አሉት። ቅርብ ጓደኝነት ግን ከጉዳቱ በጣም እና በጣም የሚጠቅም ነው ማለት ነው። ቅርብ ጓደኛ። አመሰግናለሁ

ፎቶ ማንሳት ትወዳለህ? አዎ ፎቶ ማንሳት እወዳለሁ። መጀመሪያ ፎቶ የሚለው ቃል ምንድነው? ምስል ማለት ነው፤ አንድ ነገር በምስል ማስቀረት ማለት ነው፤ ይሄ ነገር የመጣው፤ ከ እንደ ኢትዮጵያን አቆጣጠር ከ በአብዛኛው ከአንድ ሺህ ዘጠኝ መቶ ሰማኒያዎቹ በኋላ ነው በአብዛኛው እኔ እስከማውቀው ድረስ ፎቶ ምናምን የመጣው፤ እና አሁን ጥራቱን እያሻሻለ፤ ቴክኖሎጂ አዳዲስ ነገር እየተጨመረበት፤ አሁን ካለበት ደረጃ ደርሷል። እና ድሮ ጊዜ ፎቶ ምናምን ሲነሱ የነበሩት ጥቂት ሰዎች ናቸው፤ ምክንያቱም ውድ ነበር፤ እንደዚህ የነገስታት ወገን፤ ሀፍታሞች ምናምን ነው ፎቶ ሲነሱ የነበረ፤ እንደውም የወረደው ፎቶ እንደ ታሪክ ይቀመጣል። እንደ አዲስ ነገር ይቀመጣል ማለት ነው፤ እና አሁን ለምሳሌ አሁን ልይ ያለው፤ ፎቶ ከፎቶ ቤቶች አሉ፤ እንደገና በስማርት ስልክ ፎቶ ይነሳል፤ እንደገና እንደ ስራም ሆኖ ያገለግላል ፎቶ ማንሳት ማለት ነው። እንደ ስራ ለምሳሌ ፎቶ ቤት ለምሳሌ አማን ፎቶ ቤት ተብሎ፤ ፎቶ ካሜራን ገስቶ ፎቶ ማንሳት ፕሮግራም ምናምን ሲኖር በተለያዩ ቦታዎች እየሄዱ ፎቶ ያነሳሉ፤ ይሄ ራሱ አንድ ብቃት ነው። ፎቶ ማንሳት አሪፍ አሪፍ እይታ እንዲኖረው ፊቱን ውሃለውን ሄደሩን ጠብቆ ማንሳት ጥሩ ነው ማለት ነው። እና አሪፍ ነው ማለት ነው ፎቶ ማንሳት እንደገና ደግሞ አሁን በስማርት ስልኮች ሴልፊ ምናምን መነሳት ደስ ይለኛል ማለት ነው።

ከደንበኞች ጋር ትሰራለህ ለሚለው? አዎ ደንበኛ ማለት ሲጀመር ምን ማለት ነው ደንበኛ ማለት አንድ የስራ ሰው አንድ አገልግሎት የሚሰጥ ሰው። ተጠቃሚዎች አሉ እነዛ ተጠቃሚዎች ከእሱ የሆነ ነገር ፈልጎ ይመጣሉ። ከእሱ የሆነ እርዳታ ፈልጎ ይመጣሉ እሱ ደግሞ እርዳታውን ይሰጣቸውና ገንዘብ ይቀበላል ማለት ነው። እነዚህ እርዳታ ፈላጊዎች ከእሱ የሚመጡት ለእሱ ምንድን ናቸው ደንበኛ ናቸው። እነዚህ ደንበኞች ይመጡና አንድ ቀን ከእሱ ይሰራ ከእሱ ከእሱ የሆነ ጥቅም ፈልጎ ይመጣሉ ከእሱ የሆነ ነገር ሊያሰሩ ይመጣሉ ከእሱ ይሰራሉ እንደኛ ከሰር በኋላ እነዛ ደንበኛ ተብሎ ይጠራሉ ማለት ነው። እና ከደንበኛው ጋር ብዙ ሰው ጥሩ ግንኙነት አለው ደንበኞችን ለሌላ አሳልፎ ላለመስጠት ይሞክራሉ ለምሳሌ። አማዞን የሚባል የገቢ አንተን ካለ ደንበኞች አሉት እነሱ ደንበኞቹ እንዳይርቁ ቅናሽ አለ። በዚህን ከዚህን ቀን እስከዚህን ቀን ቅናሽ አለ በማለት ደንበኞችን ከእሱ ጋር እንዲቆዩ ለማድረግ ይሞክራል። ሌሎችም ለምሳሌዎች አሁን አንድ ፀጉር ቤት ብንወስድ አንድ ፀጉር ቤት ብዙ ደንበኞቹን ይኖርታል ምንድነው? አንድ ቀን ካስተካከላቸው በኋላ ፀጉራቸውን ከሰራቸው በኋላ እነሱ ከእሱ ሁሌ እንዲመጡ ጥሩ አድርጎ ይሰራቸዋል ይንከባከባቸዋል ያግዛቸዋል እና በስነ ምግባር መልኩ ያስተናግዳችኋል እና እነሱ ደግሞ ያንን እንክብካቤ ስለሚፈልጉ ከእሱ ይመጣሉ ማለት ነው። እና እኔም ደግሞ ከደንበኛዬ ጋር መስራት ያስደስተኛል እሰራለሁ ስለዚህ ሁሉም ሰው ከደንበኛው ጋር ይሰራል ማለት ነው። አንድ ለምሳሌ አንድ ልብስ የሚሰፋ ብንወስድ አንድ ልብስ ሰፊ ሰውዬ የሴቶችን ልብስ የሚሰፋ ቢሆን አንድ ሰፍቶ ጥሩ ልብስ ሰፍቶ እሷን እሷን ሁሌ ከሱ እንድታስፋ ጥሩ ነገር ይሰራል። አሪፍ ብሩን ቅናሽ አድርጎ ከሌሎቹ ከሌሎቹ ተቀናቃኝ ሻጮች ወይም ሰሪዎች እሱን እንድትመርጥ ወይ በውን ቅናሽ ኳሊቲውን ጥራቱን ከፍ በማድረግ እሷ ከእሷ ሁሌ ከእሱ እንድትሰራ በማድረግ ሊያደርግ ይችላል። እና እሷ ደግሞ ሌላ ሰውን በማምጣት ከእሱ ጋር እንድትሰራ ያደርጋል ማለት ነው። ለምሳሌ ደግሞ ብንወስደው የ ጋራጅ ሊሆን ይችላል በር መስኮት የሚያሰሩ ሁሉም ሰዎች ከደንበኞች ጋር ከደንበኞች ጋር መስራት ይፈልጋሉ። ለምሳሌ ደንበኛ ጋር በምትሰራበት ጊዜ የተሻለ ነገር ትሰራለህ ለምሳሌ ደንበኛ ከሆነ እሱ በዱቤም ሊሰራ ይችላል ነገ አመጣለሁ በሚልም ሊሰራ ይችላል። ስለዚህ ከደንበኛ ጋር መስራት ያስደስታል እና ከደንበኞች ጋር እሰራለሁ የሚለው አዎ እሰራለሁ ስለሚያስደስተኝ ማለት ነው። አንድ

ደሞዝ በየትኛው ቀን ታገኛለህ ደሞዝ ማለት መጀመሪያ ምንድነው? አንድ ሰው ሊ ሰርቶ አገልግሎ ለምሳሌ የመንግስት ሰራተኛ አገልግሎ ያንን ያገለገለበትን የሰራበትን የሚቀበልበት የሚቀበለው ገንዘብ ማለት ነው ደሞዝ ማለት ነው። አሁን ለምሳሌ እኔ አንድ ድርጅት ቢኖረኝ የራሴ እምቀጥራቸው ሰዎች አሉ እና እነዛ ሰዎች ለኔ ድርጅት ይሰራሉ ስለዚህ እነሱ ስለሚሰሩ እኔ ደግሞ ለነሱ ገንዘብ መክፈል አለብኝ ያ የሚከፈል ገንዘብ ደግሞ ምን ይባላል ማለት ነው ደሞዝ ይባላል። እና ደግሞ በአብዛኛው ሰዎች የመንግስት ተቀጣሪዎች ምናምን በአንድ ምናምን ወይ ሰኞ ወይ ማክሰኞ ወይ እሮብ ወይ ሀሙስ ወይ አርብ ወይ ቅዳሜ ወይ እሁድ በሚሉ ከሰባት ቀኖች ውስጥ በአንደኛው ቀን ሊገባለት ይችላል ማለት ነው። በቁጥር ከሆነ ደግሞ በአብዛኛው ሰው በወር የሚከፈለው አለ በስድስት ወር የሚከፈለው አለ። በአመት የሚከፈለው አለ እንደገና ደግሞ በየቀኑ የሚከፈለው አለ። በሰአት የሚከፈለው አለ። እና እኔ የሚከፈለኝ ተማሪ ነኝ እስከአሁን ደሞዝ የለኝም። ግን አንዳንዴ የምንሰራቸው ስራዎች ይኖራል ያ ደግሞ እንደ ደሞዝም ልንወስደው እንችላለን ማለት ነው። እና ለኔ ደሞዝ አይከፈለኝም ግን ደሞዝ ማለት ክፍያ ነው ማለት ነው ገንዘብ ክፍያ ነው ማለት ነው። እና ይሄ ሰዎች በደሞዛቸው ቤተሰባቸውን ያስተዳድሩ ይችላሉ ልጆቻቸውን ትምህርት ቤት ሊያስተምሩ ይችላሉ ቤት ሰብስቦ ቤት ሊያኖሩ ይችላሉ ቤት ሊሰሩ ይችላሉ። እና ገንዘብ ማለት ይሄን ይመስላል ማለት ነው። እንደገና ደግሞ ይሄን ስንወስደው ግን ሰፋ አድርገን ለምሳሌ አማዞን የሚባለው የውጭ ሀገር ድርጅት ብዙ ሺህ ሰራተኞች አሉት ለምሳሌ ለነዛ ሁሉ ለሰላሳ ሺህው ሰራተኛ ደሞዝ በአንድ ቀን ላያስገባ ይችላል። ምክንያቱም ከ በአንድ ቀን ካስገባ ያለውን ብር ሙሉ ለወጪ ለሰራተኛ ያደርጋል ማለት ነው። ይሄ ደግሞ ጥሬ እቃ ለመግዛት ምናምን ሊያጥረው ስለሚችል ለምሳሌ አንዶችም በወሩ መጨረሻ ወይም አርብ ሊከፍላቸው ይችላል ደግሞ አንዳንዶችን ደግሞ በወሩ መጀመሪያ ሰኞ ሊከፍላቸው ይችላል ማለት ነው። እንደገና ደግሞ የገንዘብ የደሞዙ መጠን ይለያያል። ለምሳሌ እንደ ኢትዮጵያ በዲግሪ የተመረቀና በማስተር የተመረቀ ይለያያል የዲግሪው መካከለኛ ሊሆን ይችላል ከፍያው ከአስር ሺህ እስከ ሃያ ሺህ ምናምን እንደገና ደግሞ በማስተር ደግሞ የሚሰራው ሰው ደግሞ ከሰላሳ ሺህ በላይ ወይም እስከ ሃምሳ ሺህ ሊሆን ይችላል። እንደገና ደግሞ ዲፕሎማ የሚባል አለ አስራ ሁለት እንትን ያሉት ማለት ነው። እነሱም እና ይለያያን ደሞዝ በብዙ ነገር እንትን ይለዋል ለምሳሌ አሁን አዲስ ተከፋይ አዲስ የሚገባ ሰውና እዛ ድርጅት ውስጥ አስር አመት የቆየ ሰው ተመሳሳይ ክፍያ አይኖረውም። ለምሳሌ የገቡ አዲስ የስራ እድል ያገኘው ሰውዬ አስር ሺህ ሊሆን ይችላል በወር የሚከፈለው እንደገና ደግሞ እዛ ውስጥ ሲሰራ የኖረ ሰውዬ አምስት አመት ሲሰራ የኖረ ሰውዬ ሰላሳ ሺህ ሊኖር ይችላል። ምክንያቱም ደሞዝ ምንድነው እዛ ድርጅት ሲኖር ኤክስፕሪያንስ ስለሚኖረው ጥሩ ያገለግላልና ደሞዝም እያደገልህ ይሄዳል ማለት ነው። ብዙ አመት በቆየህ ቁጥር እዛ መስሪያ ቤት ውስጥ ማለት ነው። እንደገና ደግሞ ስኪል ያለው ሰው አለ ለምሳሌ የትምህርት ደረጃ ተጽዕኖ የደሞዝህን ከፍ ሊያደርገው ይችላል ዝቅ ሊያደርገው ይችላል። የቆየህበት የስራ ዘመን ሊያደርገው ይችላል የስራ ልምድህ የደሞዝን እዝ ላይ ተጽዕኖ ውስጥ ያደርገዋል ማለት ነው። እና ደሞዝ ብዙ ነገሮች የገንዘብ ሲሆን ስለዚህ ብዙ ነገሮች ተጽዕኖ ያደርጉበታል ማለት ነው። ደሞዝ ለምን ይጠቅማል ካልን ገንዘብ ለምን ይጠቅማል ማለት ነው ገንዘብ ለምን ይጠቅማል ለብዙ ነገር ይጠቅማል። ብዙ ሰው በደሞዝ ነው አሁን ኢትዮጵያ እንደ ኢትዮጵያ ብዙ ሰው የደሞዝ በደሞዝ የሚኖር ሰው እና ዝም ብሎ የራሱን የግል ስራ ሰርቶ ተቀጥሮ የማይኖር ሰው ይለያያል በገንዘብ የሚኖር ሰው ወር እየጠበቀ ነው። የሚስተዳደረው ልጆችን እቃ ሚገዛው ምግብ ሚገዛው እና የሆነ ነጻነት ላይኖረው ይችላል ደሞዝተኛ የሆነ ሰው እንደገና ደግሞ በግል የሚሰራ ደሞዝ የማይቀበል ሰው እሱ ደግሞ ነጻነት አለው የገንዘብ ነጻነት አለው የፈለገውን ሊገዛ ይችላል። ግን ይሄኛው ምንድነው ደሞዝ የተረጋጋ ነው ሁሌ የምታገኘው ነገር ነው። እንደገና ደግሞ የጨረታ ሽማግሌዎች ሲያረጁ ካሁን ከሚከፈላቸው ደሞዝ ተቀንሶ ስለሚከፈላቸው ሲያረጁ ይኖራቸዋል የደሞዝ ጥቅሙ ይሄ ነው። በየቀኑ በየወሩ ይቀነስና ይቀመጥና ስታረጅ አንተ መስራት ስታቆም ያ እንደ ጨረታ ተብሎ እንደ ጩረ እንደ ጡረታ ተብሎ ሊከፈልህ ይችላል ማለት ነው። ያኛው ግን ኦሬዲ ስራ ካቆምክ አይከፈልህም ማለት ነው። እና ደስ ይላል ማለት ነው። ደሞዝ በየትኛው ቀን ታገኛለህ ነው? ለሚለው እኔ አዲስ ነኝ አላገኝም

የጧት ሰው ነው ወይስ የማታ ሰው ነህ? ለሚለው እኔ የጧት ሰው ነኝ፤ በጧት ነው የምናሰው ከእንቅልፌ። ለምሳሌ ጠዋት ሰው የሚባለው አስራ አንድ ሰዓት ከእንቅልፉ ታነስቶ፤ ተጣጥቦ ብሱን ቀያይሮ በጧት ስሩውን የሚጀምር ሰው የጧት ሰው ይባላል። አንደኛ ደግሞ የማታ ሰው ማለት ቀን እንቅልፍ የሚያበዛ ሰው ወይም ድካም የሚሰማው ሰው ተኝቶ የሚል ሰው ሊሆን ይችላል። እና ማታሌ በንቃት ስራውን የሚሰራ ጥናት ሊሆን ይችላል፤ ሊያጠና ይችላል፤ ወይም የሆነ ስራውን የሚሰራ ማለት ነው፤ የእንትኑ ስራ ይሄ የማታ ሰው ይበላል ማለት ነው። እና የጧት ሰው እና የማታ ሰው ተብሎ ይከፍሉታል ምንድነው? ይሄ ንቁ የሆነው ሰው የትኛው ነው አን ለምሳሌ እኔ ንቁም ሆኖ ጠዋት ላይ የጠዋት ሰው ሊባል ይችላለው። ማታ ላይ ከሆነ እኔ የማታ ሰው ሊባል ይችላለውኝ። ወይም ማታ ላይ ንቁ የሆንኩ ልሆን ይችላል ማለት ነው። አንድ ሰው ለምሳሌ አሁን ተማሪ በአብዛኛው በጧን ተነስቶ ላይ ላይበራሪ መጥቶ የሚያጠና፤ ቤተክርስቲያን ሄዶ፤ ተሳልሞ መጥቶ፤ ቁርሱን በልቶ፤ ወደ ላይበራሪ መጥቶ፤ የሚያጠና ተማሪ ይኖራል። እንደገና ደግሞ ተኝቶ እስከ አምስት ሰዓት ከስድስት ሰዓት ተኝቶ ቆይቶ እንደገና ደግሞ እስከ ምሽቱ ስምንት ሰዓት፤ ዘጠኝ ሰዓት፤ የሚያመሽ ሰው ይኖራል ማለት ነው። እና ይሄ ነው ልዩነቱ ማለት ነው

ፀጉርን መንከባከብ ትወዳለህ ወይ ለሚለው? አዎ ምክንያቱም ፀጉሩ ከሰውነታችን አንዳች አንዱ ክፍል ፀጉር ነው። ለምሳሌ አሁን እኔ የሰውነት ክፍል የምንለው የአንድ ሰው ምን ምን አለው። እግር አለው እጅ አለው ፀጉር አለው። አይን አለው አፍ አለው አፍንጫ አለው ምናምን እና ፀጉሩ ደግሞ አንድ አካላችን ነው። ፀጉር ለሴቶችና ለወንዶች ያለው ፀጉር ሴቶች ረጅም ነው ብዙ ነው ጥቁር ነው ያምራል። ለወንዶች ደግሞ አጠር ያለ ነው እና ፀጉር መንከባከብ ጥሩ ነው። ምክንያቱም ፀጉርን ስንከባከበው የሚሰጠን ጠቅሜታ አለ። ጤናማ እንሆናለን። ውብ ያደርገናል እንደገና ደግሞ ካልተንከባከብነው ግን ዝም ካልነው ይበላናል። ፀጉራችን ያልቃል ይቆራረጣል። ይሳሳል እና ይሄ ጉዳት አለው ማለት ነው። ስለዚህ ፀጉራችን መንከባከብ አለብን ማለት ነውና። ፀጉሬን እንከባከባለሁ እንዴት ልንከባከብ እችላለሁ? ለምሳሌ በሳምንት ሶስት ቀን ሁለት ቀን ሊሆን ይችላል ልንከባከብ ፀጉሬን አሁን በሳምንት ሁለት ቀን ወይም ሶስት ቀን ሊሆን ይችላል። የምታጥበው ይሄ ራሱ አንድ የምንከባከብበት መንገድ ነው ማለት ነው። ሌላኛው ደግሞ የምንከባከብበት መንገድ ሻምፖ ሳሙና ምናምን ልጠቀም እችላለሁ ማለት ነው። ለመንከባከብ ማለት ነው ፀጉሬን ሌላኛው ደግሞ ቅባት ልጠቀም እችላለሁን? ለድርቀቱ ለፀሀይ እንትን እንዳይለኝ ማለት ነው። እና አንደኛ ጠቀሜታውን ለምሳሌ ፀጉር ጠቀሜታ ብዙ ጠቅሜታ አለው። ለውበት ይሆናል ለመሸፈኛ ይሆናል እንደውም አንዳንድ ፀጉር ያለው ሰውና ፀጉር የሌለው ሰው አለ። ለምሳሌ አሁን ፀጉር የሚወጣበት ብዙ አይነት ቦታ አለ። ፀጉር ራስ ላይ ነው ሁሉም ሰው ራስ ላይ አለ። ህፃኖችም ከሽማግሌዎች ምናምን ራስ ላይ አለ አንዳንድ ከኖሩ መላጦች የሆነ የለም ራስ በራ ከሚባሉት ውጪ ሌሎች ሙሉም አለባቸው። እንደገና ደግሞ ምን አለ? ደረት ላይ ሊወጣ ይችላል ብልት አካካቢ ሊወጣ ይችላል። ጺም ግንጭል ሊወጣ ይችላል ጺም የሚባለው ማለት ነው። እና ይሄ ሊወጣ ይችላል እና ፀጉር ብዙ ላይ ሊወጣ ይችላልና ፀጉርን መንከባከብ ለራስ ነው ጥቅሙ። እንደገና ደግሞ ፀጉር በምን በምን ከባከበት ጊዜ ምን ምን ልንጠቀም እንችላለን? ሻምፖ ሳሙና ቅባት ብዙን ጊዜ ሊያጠቃን የሚችል ፀጉራችን ሊጎዳው የሚችል ነገሮች ፎረፎር ናቸው ፎረፎሮች ፀጉራችን ሊጎዱት ይችላሉ። ምንድንነው? ተልተሎ የምንታጠብ ከሆነ ጠዋት ጠዋት ሁሌ በየቀኑ ምናምን ምንጠቀም ከሆነ ይሄ ሊደርቅ ይችላል። ወይም ካልታጠብነው ደግሞ ለብዙ ቀናት ተባይ አፍርቶ እሱ ፀጉራችንን ሊበላነ ሊጎድ ይችላል። ፀጉራችን ማለት ነው። እንደገና ደግሞ ፀጉራችን ይሄኛው ምንድንነው? የፀጉር ድርቀት የሚባል አለ ይሄ ፀጉር ድርቀት የቅባት የራሳችን ፀጉራችን ቅባት የማንቀባ ከሆነ ፀጉራችን ይደርቅና ይወድቃማል። አሁን በባህላዊ በኢትዮጵያ መንገድ ቅቤ የሚባል አለ ይሄ ለፀጉር ጥሩ ነው። አሁን በዘመናዊ መንገድ ሻምፖ ምናምን ተብሎ ተሰርቷል ቅቤ ማለት ግን በወተት ተደርጎ የሚሰራ ነው እና እሱን ሲቀቡት እናቶቻችን ፀጉራቸው የተሻለ ይሆናል ማለት ነው። እና ፀጉርን መንከባከብ ተገቢ ነው። አሁን ለምሳሌ ህፃናቶች ሲወለዱ ትንሽ ነው ፀጉር አብሮቸው የሚወለደው ያ የሚወለደው ሲወለድ የሚኖራቸው ፀጉር ቀስ እያለ ያድጋል። እንደገና ደግሞ እያረጀን ስንሄድ ደግሞ ፀጉራችን እንትን እያለ ይመጣል ማለት ነው። ስለዚህ መንከባከብ ተገቢ ነው ብዬ አስባለሁ።

እሳት ማንደድ ትችላለህ? ጥሩ ሀሳብ ነው የተነሰው በዚህ ዙሪያ ላይ ብዙ የምናገር ይመስለኛል። ምክንያቱም እሳት ማንደድ ይችላሉ እሳት የሚለው መጀመሪያ ምንድንነው ብለን ስንነሳ። እሳት ማለት ምንድንነው? እንጨቶችን በክብሪት ወይም በሆነ ነገር አያይዘን እሳት የሆነ ብርሃን የሚመስል ፀሀይ የሚመስል ነገር ይፈጠራል ማለት ነው። ይሄ ፀሀይ ምን ምን ይሄ እሳት? ለምን ለምን ይጠቅማል ብንል። ለምን ለምን ይጠቅማል? አንደኛ ለወጥ መሥሪያነት ልንጠቀመው እንችላለን። ሁለተኛ ደግሞ ማታ ላይ ብርሃን ሆኖ ያገለግለናል። ሶስተኛ በብዛት ግን እናቶቻችን ምናምን እሳት አያይዘው ወጥ መስራት ሊሆን ይችላል። ስጋ መጥበስ ሊሆን ይችላል ብዙ ነገር ሊሠራበት ይችላል ማለት ነው። ማለት ነው። እና እኔ እሳት ማያያዝ እችላለሁ የቻልኩት አሁን ለምሳሌ እኔ የለመድኩት እሳት ማያያዝ። ህፃን እያለሁ እሳትን አለይም በርግጥ እሳት ይባላል ስለዚህ ከአደኩ ነው ነፍስ ከአወቅኩ ነው ማለት ነው። እሳት እሳት ማያዝ የቻልኩት ማለት ነው። ለምሳሌ እኔ በአስራ አንድ አመቴ ወይም በአስራ ሶስት አመቴ ወይም በአስራ አራት አመቴ ሊሆን ይችላል ማለት ነው። የጀመርኩት ምንድንነው? እሳ እንጨቶችን ትናንሽ ስስ እንጨቶችን ሊያያዙኝ ሊቀጣጠሉ የሚችሉ እንጨቶችን። አብሮ በማድረግ እዛ በኋላ ክብሪት ክብሪት ምንድንነው? በውስጥ ተቀጣጣይ ነገር አብሮ ይደረግበታል እዛ በኋላ እሱን በምንጭርበት ጊዜ ሊያያዝ ይችላል ማለት ነው። እና ያ የተያያዘው እሳት እሳት ነው። ማታ ላይ እሳት የተለየ ብርሃን ይኖረዋል ማራኪ ይሆናል እንደውም በአብዛኛው በዓላት አካባቢ። ሰዎች አመት ባል ሲደርስ እሳት አያይዘው ስጋ ይጠብሳሉ። ይበላሉ እሳት ይሞቃሉ። ምናምን አሁን በአብዛኛው አሁን አንዱ ጠቀሜታ የእሳት ምንድንነው? በ ብርድ በሚሆንበት አካባቢ ወይም በረዶማ በሆነ አካባቢ እሳት አያይዞ ሙቀት መሞቅ ይቻላል ማለት ነው። ይሄ ለሙቀት ሙቀትን ለማግኘት ይረዳን ማለት ነው። አንዳንዴ ደግሞ ቤቱ ሲቀዘቅዝ እሳት ማሞቂያ አለ ያንን እሳት በማያያዝ ቤቱን ማሞቅ እና ውስጥ ያሉትንም ሰዎች መሞቅ ይችላሉ ማለት ነው። ይሄ አንዱ ጥቅሙ ነው። ሌላኛው ጥቅሙ ደግሞ ማብሰል ነው። በድሮ ጊዜ እንደውም አሁን ስቶቭ የሚባል መጥቷል ለወጥ መሥሪያነት አሁን ከእሳት ስቶቭ ነው ተመራጭ የሚሆነው የእሱን ተክቶታል ማለት ነው። ይሄኛው ሞር ተ እንትን በጣም አሁን ለመሃ ህብረተሰቡም ለህዝቡም ተመራጭ የሆነው አዲስ የቴክኖሎጂ ነው ማለት ነው እሳትን የተከው ቴክኖሎጂ ምርት ነው ማለት ነው። እና እሳት ድሮ ላይ ሰዎች በባህላዊ መንገድ እንጨትን እየፈቀፈቁ ምናምን ያያይዙ ነበር ማለት ነው። አሁን እሳት ማያያዝ ቀላል ነው። ድሮ ላይ ግን ከባድ ነበረ ጉልበት ይጠይቅ ነበረ ትዕግስት ይጠይቅ ነበረ። ጊዜ ይወስዳል። ጉልበት ይፈልጋል እና በጣም አድካሚ ነበር አሁን ግን እሳት ማንደድ ቀላል ነው። አሁንም እየቀለለ የሚሄድ ነው ነገሮች ምክንያቱም አዳዲስ ነገሮች ስለሚፈጠሩ ማለት ነው። እና ድሮ ላይ መብራትም የለም። አንፖል ስለዚህ ማታ ላይ ለማውራት ወይም ስራ ለመስራት ከፈለጉ የድሮ ሰዎች እሳትን አያይዞ ነበር የሚጠቀሙ ማለት ነው እንደ መብራት ያገለግላቸው ነበር ማለት ነው። ስለዚህ አሁን ዋነኛ ፋንክሽኑ ዋናኛ ጠቀሜታው በዛን ጊዜ ምንድን ነበር ማለት ነው። ሁለት ነገር ነው ማለት ነው። አንደኛ ለመብራት ያገለግላል እሳት ሁለተኛ ደግሞ እንደ ሙቀት እና ወጥ መሥሪያነትም ያገለግላል ምግብ ማብሰያነትም ያገለግላል ማለት ነው። ምግብ ደግሞ ዋነኛ የሰው ልጆች ስለሆነ ስለዚህ እሱን ለመጠቀም ደግሞ ግድ እሳት ያስፈልጋል ማለት ነው። ስለዚህ እሳት አስፈላጊ ከሚባል ነገሮች አንድ ነው። እና እንዴት ማንደድ ይቻላል? ለሚለው ህፃናት አሁን እሱን ማን ማን ማን ቢያነድ ይሻላል ይላል የሚለው። ህፃናት እንዲያነ እንዲ እንዲ ማንደድ አይችሉም ምክንያቱም ሊበላቸው ይችላል እሳት ጉዳት ያደርሳል። በጣም ነው ሰውን የሰውነቱን ቆዳ ያበላሸል። ብዙ ሰዎች የማውቃቸው ሰዎች አሉኝ ራሱ እሳት አደጋ የደረሰባቸው እሳት ሲበዛ አካባቢን ምናምን በጣም እንትን ይላን ይበላል ቤቶችን ያወድማል እና እሳትን በጥንቃቄ መጠቀም አለብን። እሱ አሁን እንደ መንግስት ብዙ ሀገራት የእሳት መከላከያ መኪኖች አሉ ዉሃን የሚደፉ እሳት አደጋ ሲነሳ ተደውሎላቸው እሳት እሳቱን ለማጥፋት ውሃ ተሸክመው የሚመጡ መኪኖች አሉ ስለዚህ ሰዓት በጥንቃቄ መጠቀም አለብን ማለት ነው። ያለአግባብ ከተጠቀምነው ብዙ ንብረቶችንም ህይወቶችንም ሊቀማ ሰለሚችል ማለት ነው። ስለዚህ እሳትን ህፃኖች አሁን ህፃን የለበትም ሰዓት ካለበት ቦታም መድረስ የለበትም። ስለዚህ በስነ ስርዓት መጠቀም አለብን። ማነው እና እኔ እሳት ማንደድ ይችላሉ? ሁሉም ሰው ማንደድ ይችላል ግን ህፃናት እንዲያነዳ አይፈቀድላቸውም ስለሰጣችሁኝ ጊዜ አመሰግናለሁ። ይሄን ይመስላል ሐሳቤ

ደስ የሚል ጥያቄ ነው የምትወደው መክሰስ ምንድነው? እኔ መክሰስ ማለት ምንድነው ነው እንደ ኢትዮጵያ ኢትዮጵያ እንደሚኖር ሰው መክሰስ ማለት በአማርኛ ማለት ነው ከ የምግብ ነው ቁርስ ምሳ መክሰሰ እራት የሚባል አለ ስለዚህ አሁን ቁርስ ማለት ጠዋት ላይ የሚበላ ነው የሰው ልጆች ከቀን እንቅልፋቸው እንደተነሱ ከተታጠቡ በኋላ ስራ ከመሄዳቸው በፊት ቁርስ ይበላሉ ቀጣይ ከዚያ ኋላ ምሳ ስድስት ሰዓት ሰባት ሰዓት አካባቢ ይበላሉ እንደገና ደግሞ አስር ሰዓት አስራ አንድ ሰዓት ላይ መክሰስ ይበላል ማታ አራት ሰዓት ሁለት ሰዓት ላይ ማታ እራት ይበላል ማለት ነው እና የምትወደው ሰው መክሰስ ምንድነው ነው ቀለል ያለ ነገር ብበላ ደስ ይለኛል ስለዚህ አሁን የምወደው ምግብ ምንድነው እኔ ሽሮ ደስ ይለኛል ከጾም መጀመሪያ ሽሮ ድንች ፍርፍር ፓስታ ምናምን ደስ ይለኛል እና እሱን ብበላ ደስ ይለኛል ማለት ነው እንደገና ደግሞ መክሰስ ላይ ቀለል ያሉ ነገሮች ቢበሉ አሪፍ ይመስለኛል ለምሳሌ እንደ ቀለል ያሉ ነገሮች መክሰስ ሳይበዛ ምክንያቱም እራት ሊበላ ነው ምግብ ደግሞ ሲበዛ ድካምም ስለሚሆን ማለት ነው ስለዚህ ቀለል ያሉ ምግቦችን ብንበላ ደስ ይለኛል እንደ አልጫ እንደ በርገር እንደ ፒዛ አይነት ምግቦች የምንበላ ጥሩ ነው ብዬ አስባለሁ እንደዛም እመክራለሁ ማለት ነው ግን እንደ ኢትዮጵያ እኔ በአብዛኛው የዩኒቨርሲቲ ተማሪ ስለሆንኩ በቀን ሶስቴ ነው የምበለውና መክሰስ ብዙ ጊዜ መብላት እድል አይኖረኝም ማለት ነው ከቤት እያለሁ ስበላ ነበረ ህፃኖች ይበላሉ ምናምን አሁን ግን ከፍ እያልክ ስትመጣ ወይ ቤት ሲኖርህ ነው ከዩኒቨርሲቲ ስትወጣ ነው የምትበለው ምክንያቱም አይበቃም በቀን አራቴ ለመብላት ያለህ ብር በቀን ሁለቴ ነው እንዴ ሶስቴ ራሱ ከበላህ አንተ ሀብታም ነህ ማለት ነው ስለዚህ ይሄ መክሰስ እወዳለሁ ብበላ ግን አልበላም ማለት ነው እውነቱን ስነግርህ ማለት ነው እና እንደገና ደግሞ ምግብ አሁን ከፍስክ ደግሞ ካልከኝ እንቁላል ደስ ይለኛል ስጋም ደስ ይለኛል እንደውም ትላንትና የተፈጠረውን ነገር በዓል ነውና የገናን በዓል እያከበርነ ምንድነው የተፈጠረው ከጓደኞቼ ጋር ሆነን ማሚላ የሚባል ምግብ ገባንና ምግብ ልናዝ ነው የበአል ነው ብር ይዘናል አሁን ሄደን ስናዝ ስምንት መቶ ሃምሳ ብር የተባለ የሆነ ምግብ ነበርና ምግቡን ብሩን አይተነዋል ችግር የለውም በዓል ነው ይውጣነ ለአንድ ቀን ነው ብለን ነበረ ግን ብዙ ነገር ጠብቀን ነበር ከምግቡ ብዙ ይኖረዋን ከእንቁላል ጥብስ ክትፎ ምናምን ነበር የሚል እና የመጣው ነገር እና ያሰብነው ነገር በፍጹም አልተገናኘም እኛ ያሰብነው ብዙ ነገር ነው በቃ ሆዳችን ሞልቶ ደስ እያለን የምንመለስ ነበር የመሰለን ነው ወደ ዶርም ማለት ነው ግን የተፈጠረው ምንድነው በትንሽዬ ሳህን በትልቅየ ሞሰብ ሸፍነው ውስጥ ላይ ትንሽዬ ሳህን አለች ከትንሽዬ ሳህን ውስጥ ደግሞ ትንሽዬ ነገር አለች ያቺን በስምንት መቶ ሃምሳ ብር ቀየርነው ማለት ነው እና በጣም ነው የሚገርመው እንደዚህ አይነት አጋጣሚ ይፈጠራል ምግብ እና ይሄን ይመስላል እና የምወደው ሩዝ ሩዝ ደስ ይለኛል ሩዝ ብበላ መክሰስ ላይ ወተት የሚጠጣ ደግሞ ከሚጠጣ ደግሞ ወተት ሸሂ ምናምን ደስ ይላል ግን በአብዛኛው ንጹህ ውሃ ወተት ነው ማለት ነው እሱን ይመስላል ማለት ነው እንደገና ደግሞ ፓስታ ብበላ ደስ ይለኛል መኮረኒም ጥሩ ነው ቫይታሚኖች አሏችሁ የተመጣጠነ ምግብ ለመብላት መሞከር ነው ቁርስ የበለውም ምሳ ላይ ላለመድገም እራት ላይ ላለመድገም መጣር ነው ማለት ነው ምክንያቱም የተሻለ ጤነኛ ለመሆን የተመጣጠነ ምግባት የተመጣጠነ ምግብ መመገብ ስላለብነ ማለት ነው ለአእምሮ ቅልጥፍና ለሰውነት እድገት ለአካል ጥንካሬ የተመጣጠነ ምግብ መብላት አለብነ ማለት ነው እንደገና ደግሞ ምግብ ማብዛትም ብዙም ጠቀሜታ የለውም በቀን አስሬ አምስቴ መብላት ላልተፈለገ ውፍረት ስለሚዳርገነ የተመጣጠነ ምግብ ትንሽ ትንሽ መብላት ጥሩ ነው ማለት ነው ስለዚህ የምትወደው መክሰስ ምንድነው ላልኸኝ ቅድም የዘረዘርኳቸው መልስ ሊሆኑ ይችላሉ ማለት ነው ይህን ይመስላል አመሰግናለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ? ደስ የሚል ጥያቄ እና ብዙ የምንችልበት ጉዳይ ነው ብዙ ጊዜ ወደ ገበያ ማድ በጣም ነው የሚያስደስተኝ ምክንያቱም ገበያ ማለት ምን ማለት ነው መጀመሪያ ይሄ ነው ዋናኛ ጥያቄ ሊሆን የሚገባው ገበያ ማለት ምንድነው አንድ ሰው አንድ ነገር ይዞ ሄዶ ሌላ በዛ ምትክ ሌላ ነገር ቀይሮ የሚጠቅመውን ነገር ይዞ የሚመጣበት የመገበያያ ቦታ ነው ለምሳሌ እኔ ብር ሊኖረኝ ይችላል መገበያያ ያስፈልጋል መገበያያ ምንድን ሊሆን ይችላል ገንዘብ ሊሆን ይችላል ድሮ ላይ ደግሞ የሆነ ጨው ይሄ ጨው ወርቅ እህል ምናምን እህልም በእህል ነበር የሚቀያየሩት አሁን ላይ ግን አሁን ባለንበት እንደ ኢትዮጵያን አቆጣጠር በሁለት ሺህ አስራ ስምንት ለምሳሌ የምንጠቀመው ምንድነው ገንዘብ ነው ብር ነው ብርን እንወስድና ከገበያ እነሱ እቃ የምንፈልገውን ነገር እቃ ሊሆን ይችላል ልብስ ሊሆን ይችላል መኪና ሊሆን ይችላል አፓርታማ ሊሆን ይችላል ቤት ሊሆን ይችላል ቦታ ሊሆን ይችላል ልብስ ሊሆን ይችላል ምግብ ሊሆን ይችላል ጫማ ሊሆን ይችላል ልብስ ሊሆን ይችላል መዝናኛ ሊሆን ይችላል እሱን እንትን ልንል እንችላለን ማለት ነው ልንቀይር እንችላለን ማለት ነው እና ያ መቀ መገበያየት ነው ለሱ እኛ ብራችንን ስንሰጠው እሱ ደግሞ ለኛ ልብሱን ወይም እቃውን ሊሰጠን ይችላል ማለት ነው ስለዚህ ይሄ መገበያያ ነው ማለት ነው መገበያያ ነው ይሄ ምንድነው ቦታው ገበያ ይባላል እና ገበያ እኔ ምን ያህል ጊዜ ወደ ገበያ ትሄዳለህ? በሳምንት ለምሳሌ አንዴ ራሱ ብሄድ ነው ምክንያቱም ሁሌ አልሄድም ግን መሄድ በጣም ነው የሚያስደስተኝ አዳዲስ እቃዎችን አያለሁ አዳዲስ ልብሶችን አያለሁ ያዝናናኛል እንደ መዝናኛትነት ነው የምጠቀመው ያዝናናሃል ለምሳሌ አሁን ገበያ ውስጥ አሁን ለምሳሌ ባህር ዳር በምንኖርበት አካባቢ ዋርካው ህንፃ አካባቢ ሙሉ የገበያ ህንፃ ነው ይሸጣል ልብስ ቤት አለ ጫማ ቤት አለ ቦንዳ የሚባል አለ ልብስ ማሰፊያ አለ እቃ እቃ መሸጫ አለ የህፃናት መሸጫ አለ ፒሲ መሸጫ አለ ቲቪ መሸጫ አለ ኮምፒውተር አለ ጫማ ልብስ ሱሪ መሸጫ አለ ድንች አትክልት ምግብ ራሱ የሚሸጥበት አለ እና ይሄንን መጎብኘት ራሱ ሳልገዛ ራሱ ብዙ ጊዜ ጎብኝቼ አውቃለሁ ከጓደኞቼ ጋር ሄደን ልብስ መርጠን አይተን ተዝናንተን እንመጣለን ማለት ነው ያ አንድ መዝናኛ ነው ብዙ ሰዎች እንደውም ውጭ ሀገር ላይ ዝም ብለው ስለሚያስደስታቸው ብቻ ገበያ ሳይፈልጉ ከሄዱ አይቀር ብለው ለመጎብኘት አንድ እቃ ገዝተው ይመጣሉ ምክንያቱም ያስደስታል አዳዲስ ነገር ነው የምታገኝበት ደስ ይልሃል ያስደስታልና በተለይ ደግሞ አካባቢውን ንጹህ ምቹ ከሆነ ገበያ ካለህ ጊዜ ካገኘህ ብዙ ጊዜ መሄድ ደስ ይለኛል እኔ አሁን ብዙ ጊዜ የገንዘብ ችግር ከሌለብኝ የሰዓት ችግር ከሌለብኝ ገበያ ብሄድ ደስ ይለኛል ለኔ ለቤተሰቦቼ ለጓደኞቼ ገዝቼ ስጦታ ብሰጣቸው ደስ ይለኛል ምክንያቱም ያስደስታን ግንኙነትን ያጠነክራል ማለት ነው እና ገበያ በአብዛኛውን እንደ ኢትዮጵያ ሰው እናቶች አሁን ለምሳሌ ሁሌ ጧት ጧት ሊሄዱ ይችላሉ ለምግብ መግዣ ለምሳሌ የማይበላሹ ምግቦችን ለመግዛት ለምሳሌ ሽንኩርት ድንች ምናምን ለመግዛት በየቀኑ ልትወጡ ትችላላችሁ ምክንያቱም እሱ ምንድነው ስለሚበላሽ ቶልቶሎ ፍሬሽ አዲስ ከነጋዴው መግዛት ስላለብህ ማለት ነው እኔ እንደውም ድሮ እላክ ነበረ ሂድ ሽንኩርት ግዛ ሂድ ክብሪት ግዛ ቡና ግዛ እባላለሁ ትናንሽ ሱቆች ነበሩ እኛ ሰፈር ሂድና ቡና ገዝተህ ና ሂድ ሂድ ጎበዝ ጎበዝ እባላለሁ እደግ እባላለሁ እገዛለሁ ልጆች እያለን ህፃን ከረሚላ ማስቲካ ምናምን ነበረና እንገዛለን ማለት ነው እንደዚህ አይነት ነገሮችን ያዝናናኛል ማለት ነው በጥቅሉ እና ገበያ አሁን ነው እንጂ የቀረው ዩኒቨርሲቲ ከገባው ድሮ ብዙ ጊዜ እሄድ ነበረ እናቴ ትልከኝ ነበረ ቡና ይዘህ ና እንትን ይዘህ ና ሽንኩርት ይዘህ ና ድንች ይዘህ ና ሱቅ ማለት ነው እላክ ነበረ ማለት ነው ስለዚህ ደስ ይላል ሱቅና ገበያ ምንድነው ገበያ ሲሆን ሰፋ ይላል ሱቅ ሲሆን ደግሞ ትንሽ ይሆናል በትንሽዬ ቤት ይወሰናል ማለት ነው ስለዚህ ደስ ይላል ማለት ነው ገበያ ምን በቅድ ሳምንት አንድ እሄዳለሁ ማለት ነው

በመስመር ላይ ሙዚቃ ትሰማለህ ይሄ ደስ የሚል ነገር ነው ሙዚቃ ማለት በጣም ከሚመስጡ ከሰዎች ፈጠራ አንዱ ነው ሙዚቃ ማለት ወይም ሀሳብን በዜማ መግለጽ ማለት ነው ስለዚህ ይሄ ሙዚቃ ብዙ ሁሉም በሁሉም ብሄረሰብ በሁሉም ሀገር በሁሉም ቋንቋ የሚዘፈን የሚዜም ነገር ነው ማለት ነው። ስለዚህ እኔ በመስመር ላይ ሙዚቃ በጀሮ ማዳመጫ አድርጌ እሰማለሁ ብዙ ደስ የሚሉኝ የሀገሬ ሙዚቆች አሉ የውጭ ሀገር ሙዚቆች አሉ። ለምሳሌ ከሀገሬ ሙዚቆች የነ ቴዲ አፍሮ የነ ታምራት ደስታ የነ አስቴራ አወቀ የነ ፍቅር አዲስ እነዚህ ሙዚቆች ደስ ይሉኛል። ስለ ሀገር የሚዘመር የሚዘፈን ሙዚቃ አለ ስለ ፍቅር የሚዘፈን ሙዚቃ አለ። ስለ ቤተሰብ የሚዘመር በዓልን የበአል ሙዚቃ አለ የቤተሰብ ሙዚቃ አለ የፍቅር ሙዚቃ አለ። የ እንደገና ደግሞ ሙዚቃ ሲባል ከሙዚቃ ጋር የተገናኙ መንፈሳዊ መዝሙሮች አሉ። እንደገና ደግሞ ቀረርቶ የምንለው ባህላዊዎች እንደገና ባህላዊዎች ጭፈራ አዝማሪዎች ምናምን ይሄ የሙዚቃ ጋር ነው እና እነዚህ ሙዚቃዎች ደስ ይላሉ ማለት ነው። ስለዚህ ሙዚቃ አዳምጣለሁ እሰማለሁ የሙዚቃ አፍቃሪ ከሚባሉት ውስጥ ባልመደብም ሙዚቃ ይመቸኛል። እና ሙዚቃ ብዙ ሰዎች ሀሳባቸውን ስለሚገልጽላቸው የስሜታቸውን እነሱ የሚያስቡትን በሙዚቃ ስለሚገልጽላቸው ብዙ ሰዎች ሙዚቃ ያዳምጣሉ። ለምሳሌ ፍቅረኛ ፍቅረኛሞች ሙዚቃ ያዳምጣሉ ፍቅራቸውን በሙዚቃሊገላለጹ ይችላሉ እንደገና ደግሞ እንደዚህ ሀዘናቸውንም በሙዚቃ ሊገልጹ ይችላሉ ደስታቸውን በሙዚቃ ሊያካፍሉ ይችላሉ ቤተሰብ ወገኖቻቸውንም በሙዚቃ ሀሳባቸውን ሊያስተላልፉ ይችላሉ ማለት ነው። እና ሙዚቃ ከመዝናኛም አልፎ መልእክት ማስተላለፊያም ምረጃም መስጫም ሆኖ ያገለግላል ማለት ነው። እና ሙዚቃ በጣም ትልቅ ነገር ነው ሙዚቃ እኔም እሰማለሁ ብዙ ሰውም ይሰማል ብዙ ተጽኖ የሚፈጥሩ ሙዚቀኞች አሉ። ሙዚቃን በመጠቀም ተሰሚነት ያላቸው ስለዚህ ሙዚቃን በመስመር ላይ አዳምጣለሁ። ደስ የሚል ሙዚቃ ነው ማለት ነው።

በምን ሰዓት ትነሳለህ? እኔ ከእንቅልፍ የምነሳው አንድ ሰዓት ከሩ ምናምን እነሳለሁ። ብዙም ጠዋት ሰው አይደለሁም ጠዋት የምነሳ አይደለሁም አንዳንዴ ሁለት ሰዓትም ልነሳ አችላለሁ ምንድነው በጧት ለመነሳት የሆነ ቀድሞ መተኛት ምናምን አለ ስለዚህ እኔ ቀድሜ ብዙም ስለማልተኛ ትንሽ ስለማመሽ ቀድሞ ለመነሳት እቸገራሉ እና ትንሽ ረፈድ ካለ በኋላ ነው የምነሳው። እንቅልፍ ጋር በተያያዘ እንቅልፍ የሰው ልጅ ቢያንስ በቀን ስምንት ሰዓት ማረፍ አለበት። እንደገና ደግሞ ይሄ ለተሻለ ለአእምሮ እድገትም ለሰውነት ጥንካሬም ብርታትም ተብሎ ይታሰባል። እንደገና ደግሞ ተማሪ ስንሆን ደግሞ ማምሸት አለብነ ማጥናት አለብነ ስለዚህ ስለምናመሽ ስናመሽ ደግሞ የእንቅልፍ ሰዓታችን ስለሚሻማን እንደገና ጠዋት ላይ ለማካካስ እንተኛ አለን ማለት ነው። ስለዚህ የጠዋት ሰው እሚነሳው በአብዛኛው ከሁለት ሰዓት ከአንድ ሰዓት እስከ ሁለት ሰዓት ተኩል ምናምን ባለው ውስጥ እነሳለሁ ማለት ነው።

ስልክህን ምን ያህል ጊዜ ትጠቀማለህ? ለሚለው ስልኬን ለምሳሌ በቀን ውስጥ ለአምስት ሰዓት ምናምን አክቲቭ ሆኖ ስኒኬ በርቶ እጠቀማለሁ ማለት ነው። አሁን በአሁኑ ሰዓት የስልክ ጥቅም ብዙ ነው። ስልክ ማለት አሁን ከድምጽ ከመደዋወር አልፎ ብዙ ነገሮችን የምንሰራበት ቴክኖሎጂ ሆኗል። ለምሳሌ እንደ ድሮ ለድምጽ ብቻ ለበስልክ ሰው ደውለን ብቻ የምንጠየቅበት ነገር አይደለም። ስለዚህ ብዙ ነገር ስልክን ተጠቅመን ብዙ ነገር ልናስተላልፍበት በቀን ስምንት ሰዓት ልጠቀም እችላለሁ ማለት ነው። በቀን ስድስት ሰዓት አራት ሰዓት ሊሆን ይችላል። አንዳንዴ እንደ ኢንተርኔት ምናምን ስለምንጠቅም ይቆያል ማለት ነው።

ማር ትወዳለህ የሚለው ጥያቄ አሪፍ ነው አሁን ማር እወዳለሁ ምክንያቱም ማር ለሰውነታችንም ለአእምሮአችንም ብዙ ጠቀሜታ አለው። ምንድነው መጀመሪያ ማር ምንድነው? ንቦች ማር ቀስመው ንቦች አበባ ቀስመው ጽጌሬዳዎችን የተለያዩ አበባ ዘርያዎችን በተለያዩ ወቅቶች እነሱን ቀስመው ወደ ቀፏቸው በመመለስ ከእቀፏቸው ሆነው ያመርቱታል ማለት ነው። ያማርት ያማርት ይሄ ምርት ይሄ ምርት ወይም ማር ደግሞ በገበሬዎች የሆነ ቀን ላይ በወቅት ይቆረጥና ይቀመጣል ማለት ነው። ይሄ ይሸጣል ስለዚህ ይሄ ማር ምንድነው በጣም ለሰውነት አስፈላጊ ለኛ ለሰውነታችን አስፈላጊ የሆነ ንጥረ ነገሮችን ይዟል ማለት ነው። ላይክ ቫይታሚኖች ሊሆኑ ይችላሉ። እንደዚህ ፕሮቲን ሀይል ሰጭ ወይም ጉልበት ሰጭ ምናምን የተለያዩ ሰውነታችን ሊያነቃቁ አእምሮአችንን ለአእምሮአችን ለሰውነታችን የተሻለ እድገት የሚሰጡና ነገሮች ሊሆኑ ይችላሉ። ስለዚህ ማር ከነስሙ ማር ነው ጣፋጭ ነው። አንደኛ ሁለተኛ ደግሞ ለሰውነታችን ጥንካሬ ሰጭ ከሚባሉት ምግቦች ውስጥ ይመደበል። እና በጣም ጣፋጭ ነው። በምን ልንመለው እንችላለን? በዳቦ ቀብተን ልንበላው እንችላለን እንደገና ደግሞ በውሃ በጥብጠን ልንጠጣው እንችላለን እንደገና ደግሞ ጠጅ ተሰርቶ የሚጠቀሙት ይኖራሉ። ብዙ ሰው በ እንደ ኢትዮጵያ ብዙ ሰው ማር ተጠቃሚ ነው። የወዳን ዋጋውም ተመጣጣኝ ነው በኪሎ ይሸጣን እንደገና ደግሞ ራሳቸውን ንብ ያላችሁ ሰዎች እራሳችው ሊመገቡት ይችላሉ ማለት ነው። ስለዚህ ንብ በጣም ማር ማለቴ ንብ ስለምትሰራው ነው። እና ማር በጣም ለሰውነታችን ጠቃሚ ነው። እና ማር በሳምንት ሁለቴ ሶስቴ ቢበሉት ጥሩ ነው ብዬ አስባለሁ። ጣፋጭ ነው እንደገናም ለሰውነታችን ጥንካሬ ሀይልን የሚሰጥ ነው ማለት ነው። እና ማር ትወዳለህ ለሚለው አዎ እወዳለሁ ይሆናል ማለት ነው። መልሴ አመሰግናለሁ

ገራሚ ጥያቄ ነው በየትኛው እጅህ ትጽፋለህ? ይሄ ጥያቄ ነው የሚገርም ነው ለኔ ለኔ ስፔሻሊ ለሚያውቀኝ ሰው እኔን የጠየቀኝ ነው። የመሰለኝ ምክንያቱም እኔም ምጽፈው በግራ እጄ ነወ ይሄ ደግሞ አልተለመደም ብዙ ሰዎች በቀኝ እጃቸው ነው የሚጽፉት። ግን በግራ እጄ እምጽፈው እና ብዙዎች ይገርማሉ ይደንቃሉ እንዴት ነው በግራ ሰው ሊጽፍ የሚችለው ብለው ማለት ነው። እኔ ግን ገና በትምህርት ስገብ አንደኛ ክፍል በግራኛ ነኝ። ትልቅ እህቴም ግራኛ ነኝ ትልቅ ወድሜም ግራኛ ስለሆኑ እና ቀኝ በቀኛቸዉም የሚጠቀሙ ወንድሞች እህቶች አሉኝ። ግን ግራኝም ወንድም ስላለኝ እሱ እሱን ስላየሁት ነው መሰለኝ። በግራ እጄ መጽሐፍት ነው እና ወዲያውኑን ለማስተካከል ሞክሬ ነበር ግን አልቻልኩም እና በቃ ግራጄ ቀለጠፈ ማለት ነው። በቃ የተሻለ የጽፋንል ልጅ እያሉ ራሱ እና እምወረዉረም ድንጋይም በግራ እጄ ነው የተለያዩ ከባድ ጠንካራ ነው ማለት ነው። ሞር ግራ እጄ ማለት ነው። ስለዚህ ጠንካራ ነውና ስለዚህ ሊቀለጥፍልኝ የቻለው ግራጄ ነው። እዛው ላይ ሁለተኛ ክፍልም ስገባ በግራ እጄ መጻፍ ጀመርኩ በኋላ ዞሮ ወደ ቀኝ እጄ መመለስ በጣም ከባድ ሆኜ ለመመለስ ሞክሬ ነበር የሆነ ሰዓት በቀኝ እጄም ለመጻፍ ሞክሬ ነበረ። ግን አልቻልኩም። አሁን የምጽፈውና በግራዬ ነው በግራዬ በምጽፍበት ጊዜ ምንም ከቀኝ የተለየ እንትን ነገር የለውም ግን ሞር ከሰዎች የተለየ ስለሆኑ ሰዎች ሊደነቁም ሊገረሙም ይችላሉ ማለት ነው። እና የተለየ ጥቅምም ጉዳትም የለውም ብዬ አስባለሁ። ግራኛ በግራ እጅ መጽሐፍ ማለት ነው። ስለዚህ እኔ አሁን ግራኝ ነኝ ማለት ነው በግራ እጄ ነው የምጽፈው ማለት ነው።